ሀሙስ የቀን ቅዱስ ይሉታል። ሀሙስ ከቀናቶች አሉ ሳምንታት አለ። ከቀናቶች ውስጥ ከአምስት ምን አምስት አምስት አይደለም። የስራ ቀን መሆኑ ነው መሰለኝ አምስት። አጠቃላይ ቀን በሳምንት ውስጥ ስምንት ቀን ሰባት ቀን። ስምንት ቀን ነው ያለው ስምንት ሳምንት ስለሚባል ማለት ነው። ዞሮ ሲቆጠር ሀሙስ ለሀሙስ ስምንት ይሆናል። ስለዚህ ሀሙስ ማለት ከእነዛ ከስምንቱ ቀናቶች ውስጥ አንዱ ነው። ሀሙስ የስራ ቀን ነው። ስራ ይሰራል የእረፍት ቀን አይደለም። ከሃሙስ ለጥቆ ቀጥሎ ያለው አርብ ነው። አርብም እንደዚሁ የስራ ቀን ነው። ስራ የሚሰራበት ቀን ነው። ሀሙስ መልካም ወደ ማገባደጃ የሳምንታቱ ማገበደጃ ላይ ነው ያለው። ከሀሙስ ቀጥሎ አርብ ብዬሃለው። ከአርብ ቀጥለው ያው ቅዳሜና እሁድ ይከተላሉ። እነዛ ቅዳሜና አይሁድ የእረፍት ቀናቶች ናቸው። እጅግ በጣም ሰዎች የሚያርፉበት የተለያዩ ነገሮችን በእረፍት የሚያሳልፉት አይነት ቀን ነው ሀሙስ አሪፍ ቀን ነው ብዬ አስባለሁ። ድምፄ እንግዲህ ብዙ እያወጣሁ ነው ያለውት። ለሀሙስ ሀሙስ ማለት እጅግ መልካም ቀን ከስራዎቹ ከመደበኛ ስራዎቹ ቀናቶች መካከል እጅግ አሪፍ ቀን ነው ማለት ነው። ስለዚህ ስለ ሀሙስ ይሄን ያህል ካለን እንግዲህ ሌሎች ቀናቶች አሉ ስለ ሌሎች ቀናቶችም ከተጠየቀ ሌላ ነገር ማለት ይቻላል። አይ ዶንት ኖ ምን እንደሆነ አላውቅም። የሆነ የመቆራረጥ ነገር አለው መሰለኝ። ስለ ሀሙስ ይሄን ያህል ካልኩኝ ሌላ ነገር ምንም ማለት አልችልም ማለት ነው።

አመሰግናለሁ ማመስገን መመስገን አንድ ሰው ጥሩ ሰው ጥሩ ስነምግባር አለው ሚባለው ሲመሰገን ወይም ደግሞ ሲያመሰግን ነውና ምስጋና ለሰጪውም ያስፈልጋል ለተቀባዩም ያስፈልጋል። ማመስገን ማለት ነው። መመስገንም ሰው ብዙ ነገር ያመሰግናል። አንድ የውለታ የዋለለትን ሰው ያመሰግናል። ምስጋናም እንደዚሁ ይቀበላል ፈጣሪውን የፈጠረውንም ፈጣሪ ያመሰግናል። ከእሱ ግን ምስጋና አይቀበልም ሌላ ነገር ነው። ስለዚህ ያመሰግናሉ ማለት። ያስፈልጋል ሰው ልጅ ሲያጠፋ አጥፍቻለሁ ይቅርታ እንደገና ደግሞ አንድ ነገር ከተደረገለት አመሰግናለሁ። ይስጥልኝ ፈጣሪ ይስጥልኝ ብሎ ማመስገን አለበት ማለት ነው። ስለዚህ ምስጋና ማመስገንና መቀበልም እንደዚሁ አስፈላጊ ነገሮች ሆኖ እናገኛቸዋለን። አመሰግናለሁ የምለው ቃል ወደ አምስት ነው ከዛ አምስት ሳይሆን ወደ ስምንት ሀረግ ሆሄያት አሉት። ስለዚህ አመሰግናለሁ የምትለው ቃል እጅግ በጣም አስፈላጊና ተፈላጊ ስትሆን። ማመስገን ከእኔም ጭምር ጀምሮ ማለት ነው አንድ ነገር ሲትከሰት። አንድ ነገር ሰው ሲያደርግልኝና ሲውልልኝ ውለታ ማመስገን አለብኝ። ስለዚህ እገሌ እንደዚህ የሆነ ነገር ሲያደርግ አመሰግናለሁ ብዬ በምላሹ ሌላ ነገር እንኳን ባልሰጠው በምስጋና ያንን ያደረገልኝን ነገር እመልስለታለሁ ማለት ነው። ስለዚህ እኔ አመሰግናለሁ ሲል እሱ ደግሞ ደስ ሊለው ስለሚችል ማመስገን ሁል ጊዜም ልምድ እንዲሆን አስፈላጊ ነው። ልምድ በቃ ሲያጠፉም ይቅርታ ሲያደርጉልህም ደግሞ ማመስገን ያስፈልጋል ማለት ነው። ፈጣሪ ምስጋናን ይወዳል ማመስገን ይወዳል ጨምሮም ጨምሮ ሊሰጥ ይሄ ስለሚችል የሰው ልጅም እንደዚሁ ስታመሰግነው ደስ ስለሚለው አመስግነው ምንም አይቀርም ማመስግን መልካም ነገር ነው